መጠበቅ ግዴታ ነው። አዎ አንዳንድ ጊዜ መጠበቅ ግዴታ የሚሆንባቸው አጋጣሚዎች የሚኖሩባቸው ጊዜዎች አሉ። ግን ሁል ጊዜ መጠበቅ ግዴታ አይሆንም። ለምሳሌ አንዳንድ ጊዜ እኛ የምንፈልጋቸውን ነገሮች ለማግኘት ለምሳሌ የታክሲ ሰልፍ ምንጠብቅ ከሆነ የግድ የትራንስፖርት አገልግሎት ማግኘት ካለብን መጠበቅ ግዴታ ይሆናል ማለት ነው። ይሄ ብቻ አይደለም ለምሳሌ የስኳር ሰልፍ የዘይት ሰልፍ እና የመሳሰሉት የግድ መሰረታዊ ፍላጎቶቻችንን የምናሟላባቸው ጉዳዮች ስለሆኑ ካላገኘን መኖር ስለማንችል መጠበቅ ግዴታ ይሆናል ማለት ነው። አንዳንዴ ግን መጠበቅ ግዴታ ማይሆኑባቸው አጋጣሚዎች ይመጣሉ። ለምሳሌ ወደ ስራ ለመሄድ ብፈልግ እና ከጓደኛዬ ጋር መሄድ ብፈልግ እሱ ከእኔ ጋራ ለመሄድ ቢያንስ ቢያንስ ሰላሳ ደቂቃ አንድ ሰዓት ጠብቅ ቢለኝ እሱን መጠበቅ ግዴታ አይሆንብኝም። ስራ ካለኝ ቀድሜም ሊሄድ እችላለሁ ነው ማለት ነው ስለዚህ መጠበቅ ግዴታ የሚሆንባቸው ጊዜዎችም አሉ። መጠበቅ ግዴታ የማይሆንባቸውም ጊዜዎች አሉ ስለዚህ እንደ አጠቃላይ ጠቅለል ሳደርገው መጠበቅ እንደ እንደየሁኔታው ይወሰናል ማለት ነው። ግዴታም የሚሆንባቸው ጊዜዎች አሉ ግዴታም የማይሆንባቸው ጊዜዎች አሉ ብለን ማጠናቀቅ እንችላለን ማለት ነው።

የምትወደው እንስሳ ምንድነው? ብዙ አይነት ብዙ የሚወደዱ እንስሳዎች አሉ። እኔ ከምወዳቸው እንስሳዎች መካከል በተለይ በተለይ የቤት እንስሳ ከሆኑ ለማዳ ከሆኑ ከሰው ጋር ተላምደው ሰዎችን ልክ እንደራሳቸው እንደ ቤተሰባቸው የሚቆጥሩ አይነት እንስሳዎች ከሆኑ ሁሉንም አይነት እንስሳ እወዳለሁ። ለምሳሌ ቤት ውስጥ ከሚኖሩ እንስሳዎች። ለቤተሰባቸውም ግልጋሎት ከሚሰጡ እንስሳዎች መካከል ውሻ በጣም የሚወደድ እንስሳ ነው። ከዛ በተጨማሪ ድመት እንዲሁ በጣም የምትወደድ በጣም ለማዳ የሆነች ከሰው ጋራ ተገብተህ መኖር የምትችል እንስሳናት። ከዛ ባሻገር ቤት ውስጥ የሚኖሩ ለኑሯችን ግልጋሎት የሚሰጡ ብዙ አይነት እንስሶች አሉ። ስለዚህ ሁሉንም አይነት እንስሶች እወዳለሁ ከሁሉም ግን ማንን አብልጠህ ትወዳለህ የሚል አይነት ጥያቄ ከሆነ? ውሻን ከሁሉም በላይ ቦታ እሰጠዋለሁ። ምክንያቱም ውሻ በቤታችን ውስጥ ከፍተኛ የሆነ ስራን ስለሚያከናውን ነው አንደኛ እንደ ቤተሰብ ነው የሚቆጠረው። በሁለተኛ ደረጃ ደግሞ አካባቢያችንን ቤታችንን እንደ ጥበቃ ሆኖም የሚያገለግል ስለሆነ። ለውሻ ያለኝ ፍቅር ትልቅ ነው ማለት ነው። ስለዚህ የምወደው እንስሳ ውሻ ነው ማለት ነው።

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ ብዙ ነገሮችን ልንጠቀም እንችላለን። ለምሳሌ እሳት ለማንደድ ክብሪት እንድንጠቀም ይሆናል ምናልባት የምናነዳው እሳት በእንጨት ነው የሚሆነው ስለዚህ እንጨቶችን ካስተካከልን በኋላ ክብሪት ልንጠቀም እንችላለን። ከዛ ባሻገር እሳት እንዲነድ የሚያግዙ የተለያዩ ነገሮች አሉ ለምሳሌ። ጋዝ ልንጠቀም እንችላለን ጋዝ በመጠቀም በቀላሉ ሰዓት ማንደድ ስለሚቻል ማለት ነው። ከዛ ባሻገር እሳት ለማንደድ ምናልባት እንጨትም የግድ አንዱ አስፈላጊ ነገር ነው ስለዚህ እሳት ማንደድ ከሆነ ፍላጎታችን የግድ እሳቱን እንዲቀጣጠል የሚያደርጉ ነገሮች በሙሉ እሳቱን ለማንደድ የምንጠቀምባቸው ናቸው ማለት ነው። ቅድም እንዳልኩት እሳቱን ለማግኘት ክብሪት ያስፈልገናል እሳቱ እንዲቀጣጠልልን ደግሞ እንጨትም እንደዚሁ ያስፈልገናል ማለት ነው። ስለዚህ በዋናነት እሳት ለማንደድ የሚያስፈልጉን ነገሮች እሳቱንና እንጨት ናቸው ማለት ነው እሳቱን የምናገኘው ከክብሪት ነው። የበለጠ እሳቱ እንዳይጠፋና እንዲነድ የሚያደርጉ ነገሮች ደግሞ መሃል ላይ ይኖራሉ ከእነዚህ መካከል እንደነ ጋዝ እና ቤንዚን የመሳሰሉ ነገሮችን ልንጠቀም እንችላለን። ስለዚህ እሳት ለማንደድ እንጨት ክብሪት እና ጋዝ ወይም ደግሞ የተለያዩ ሰዓቱ እንዲነድ የሚያደርጉ ነገሮችን እጠቀማለሁ ማለት ነው።

ከደንበኞች ጋር ትገናኛለህ? አዎ ከደንበኞች ጋር እገናኛለሁ ምክንያቱም በአንድ የመንግስት መስሪያ ቤት ውስጥ ነው የምሰራው። ስለዚህ ከምሰራው ስራ ጋር ተያይዞ እኔ ጋር የሚመጡ ብዙ ደንብኞች አሉ። ስለዚህ ከእነሱ ጋር በተለያዩ አጋጣሚዎች በስራ ጉዳይ የምንገናኝባቸው ጊዜዎች አሉ። ስለዚህ የስራ የስራው ባህሪ ከብዙ ደንበኞች ጋር እንድገናኝ የሚያደርገኝ ስለሆነ ከብዙ ደንበኞች ጋር እገናኛለሁ ማለት ነው። ስለዚህ ከደንበኞች ጋር እገናኛለሁ ማለት ነው።